የስራ ቦታዬ ደህንነት በጣም ደህንነት የተጠበቀ ነው አሁን አሁን የምሰራበት ቦታ ያለው ፎቅ ላይ ነው። እና ወደ ፎቁ ታች መግቢያው ጋር ጥበቃዎች አሉ። ስለዚህ ማንም ሰው አሁን ሌባም ሆነ ሌላ የማንፈትገው ሰው ወደ እኛ አይደርስም የማይፈለግ ሰው እዛው ዘበኞቹ ናቸው የሚያስቀሩት። አሁን ኪችን አለ እዛ ውስጥ አሁን ሻይ የምናፈላበት ቡና የምናፈላበት ቦታ ማለት ነው። እዛ ውስጥ ድንገት እሳት እንዳይነሳ ቢነሳ ምን እናደርጋለን ተብሎ? እሳት ማጥፋ ማጥፊያ መርዝ አለ አይደለ እሷ አለ። ድንገት ምንም የሚነሳበት ያንን የሚናሳበት ጉዳይ የለም። ኤሌክትሪክ ኤሌክትሪክ ውሃ ማፊያ ኤሌክትሪክ ማይክሮ ዌቭ ያለበት እና ድንገት እሳት ብነሳ ያው ኤሌክትሪክ ኤሌክትሪክ አይደለ። ድንገት እሳት ቢነሳ ተብሎ የእሳት ማጥፊያ መርዝ አለ ስለዚህ የስራ ቦታ ደህንነት በጣም የተጠበቅ ነው። በጣም በጣም ነው የምወደው ደህንነት ነው የሚሰማኝ ምንም ፍርሃት አይሰማኝም እዛ ሲሄድ። እውነት ለመናገር ያው መሃል ከተማ ስለሆነም ይሄን ያህል ይመጣል ብለን የምናስበው ነገር የለም። ድንገት አልፎ የሚመጣ ካለ ግን እታች ጋር ጥበቃዎቹ ይይዙታል። ስለዚህ የስራ ቦታ ደህንነት በጣም የተጠበቀ ነው።

ሰዎችን እኔ በማውቃቸው ልክ ነው የማስተዋውቀው አሁን ባልደረቦቼ ባልደረባዬን አንድ ባልደረባዬን ለማስታወቅ ከፈለኩኝ እንትና ትባላለች ስሟ ተናግሬ ማለት ነው። እንደዚህ ትባላለች ባልደረባዬ ናት ብዬ አስታውቃለሁኝ። እናቴን እህቴን የቤት ሰዎች አጠገቤ ያሉትን ከማስተዋወቅ ከፈለንኩ ስማቸውን ተናግሬ ከዛ ከእኔ ጋር ያላቸውን ግንኙነት። በመናገር ማለት ነው የማስተዋውቀው እስከ ዛሬ እንደዚህ ነው እንግዲህ ሰዎችን ማስተዋውቀው። ምንም የተለየ ነገር አይስፈልገውም እኮ ሰዎችን ለማስተዋወቅ። ስማቸውን ከዛ ክእኔ ጋር ያላቸውን ግንኙነት በመናገር ነው ሰዎችን የማስተዋውቀው።

በእጅ የሚሰራ ስራ ታደርጋለህ ነው የሚለው ትክክል አይደለም አማርኛ ይሄ? በእጅ የሚሰራ ስራ ትሰራለህ ወይ ከሆነ አዎ ብዙም በእጅ የሚሰሩ ስራዎች አሉ አሁን ምግብ ሳበስል በእጄ ነው የምከትፈው ሽንኩርቱንም ቲማቲሙንም። ጎመን የምሰራው ጎመን በእሱ በእጄ የምሰራው። አልጋ ሳነጥፍ ነጥብ በእጄ የማነጥፈው ቤት ወደ ስወለውል ጠረጴዛ ስወለውል በእጄ ነው። ግድግዳዬን ቀለም ስቀባም በእጄ ነው የምቀባው። አትክልት ስተክል ከአትክልት ላይ አረም ስነቅል አትክልቶቹን ሳጠጣ በእጄ ነው የምሰራው። ስለዚህ ሁሉንም ነገር በእጄ የምሰራው ምናምን ለምን ስታጠብ በእጄ የምታጠበው? ፀጉሬም ስታጠብ በእጄ ነው የምታጠበው። ስራ ከሆነ እና እንደውም ሁሉንም ስራ እኔ በእጄ የምሰራው። እና በእጅ የምሰራ ስራ ታደርጋለህ ሳይሆን ጥያቄ መሆን ያለበት። በእጅ የሚሰራ ስራ ትሰራለህ? አድርጉት